እሺ በጣም ጥሩ እንግዲህ ወደ ጥያቄዬ መጥቻለሁ ማለት ነው እንግዲህ ብዙ ጥያቄዎች እየተነሱልኝ ነው እንግዲህ እያንዳንዱን የጥያቄ ሂደት ደግሞ ስንመለከት ጥሩ የሚባሉ ጊዜያቶችን የምናሳልፍበት ሂደት ነው ማለት ነው እንግዲህ ምን አይነት መሳሪያዎችን ትጠቀማለህ የሚል ጥያቄ ነው በጣም ጥሩ የሆነ ጥያቄ ነው እንግዲህ በተለያየ የስራ ሂደት ላይ ብዙ የምንጠቀማቸው የተለያዩ የመሳሪያ አይነቶች ወይም ደግሞ የምናደርጋቸው የተለያዩ የክህሎት አይነቶች አሉ ማለት ነው። እንግዲህ ብዙ ነገሮችን ስናይ በተገቢ መንገድ ስንሰራ ወይም ደግሞ ጥሩ ሁኔታ መልካም ነገር ስንሰራ ብዙ ነገሮች የሚስተካከሉበትና የሚቀየሩበት ሂደት አለ ማለት ነው ይሄ ደግሞ በዋነኝነት ብዙ ነገሮችን ተግባራዊ እንድናደርግ የሚረዳን ነው ብዬ አስባለሁ ምክንያቱም እያንዳንዱን ሂደትም ሆነ የሙያ ሂደት ስንሰራ ነገሮች የሚያስፈልጉ ነገሮች አሉ እና ከዚህ ከእኛ አንፃር እንግዲህ የመሳሪያ አይነቶች ለምሳሌ በገጠር አመውቦታ ሊሆን ይችላል እንዲሁ ደግሞ በከተማ ጓሮ ልማት ሊሆን ይችላል እና በተወሰነ መንገድ እስኪ እሚያስፈልጉንን ነገሮች ለማየት እንሞክር ለምሳሌ ያክል እንግዲህ በተለያየ መንገድ ውሃ ሲኖር ወይም ደግሞ ዝናብ ሲዘንብ ውሃውን ወደዛ እንዲሄድ የምናደርግበት አካፋ የምንለውን ያስፈልገናል ማለት ነው ወይም ደግሞ ገሶ የምንለው ያስፈልገናል ከዚህ በመቀጠል ደግሞ ያ የተከልነውን አታክልት ልንተክል ባሰብነው ቦታ ላይ የምንቆፍርበት ትልቅ ደማ ያስፈልገናል ማለት ነው እሱን ካብላልተን ከተከልን በኋላ ከዛ ሲቀጥል ደግሞ ወደ ችግኝ ደረጃ አሪፍ ደረጃ ሲደርስ ደግሞ ወደ ትንሽዬ ዶማ የሚያስፈልግበት ሂደት አለ ለኩትኳቶ ማለት ነው ኩትኳቶም በሚገባው ለመኮትኮት ትልቅ የሆነ የመኮትኮቻ ዶማ ሳይሆን መካከለኛ ትንሽዬ የምትባል ቀልበጭ ላይ ለእጅ የምትመች አታክልቱን የማትጎዳ ብትሆን ተመራጭነት አለውና ይሄ ደግሞ ዋነኝነት ጥቅም አለው እና ከዚህ ቀጥሎ ደግሞ የተለያዩ የጥባቸውን ምንፈልጋቸው መርጫዎች አሉ የ የውሃ መበጥበጫና የመረጭበት ጀሪካን የምንለው አለ ማለት ነው እሱም እንግዲህ በዋነኝነት ትልቅ ጥቅም አለው ማለት ነው ከዚህ ከዚህ አጸር ብዙ ነገሮችን ማየት እንችላለን ማለት ነው ምክንያቱም እንግዲህ በብዙ መንገድ የምንገለገልበት ሂደት አለ ለምሳሌ ቤት ውስጥ እንኳን ብናይ የተለያዩ ብረት ደስት ሊሆን ይችላል ትሪ ሊሆን ይችላል የምንበላበት ትሪ እንዲሁም ሹካ ማንኪያ ሊሆን ይችላል እንዲሁም ደግሞ የተለያዩ ለምሳሌ ስቶብ ብንል አልጋችን ብንል የምንገለገልበት መሳሪያ ነው ማለት ነው እንዲሁም ደግሞ የተለያዩ ቤት ውስጥም ብዙ ነገሮች ብዙ ነገሮችን ማየት እንችላለን ብየ አስባለሁ እንዲሁም ደግሞ ወደ ስራው ቦታም ስንመለከት በርካታ ነገሮችን የምንገለግልባቸው መሳሪያዎች ናቸው ማለት ነው ለምሳሌ በሸቀጣ ሸቀጥ የተሰማራ ሰው ብዙ ነገሮችን የሚያይበትና የሚሰራበት ሂደት ስላለ እሱን ደግሞ በተገቢው መንገድ ሲሰራ ጥሩ ነገር የሚያስገባበት ሂደት አለ ማለት ነው እንግዲህ ለየትኛውም የስራ ሂደት ላይ ትልቅ የሆነ የሚያስፈልጉ የእጃችን ማቴሪያሎች ወይም ደግሞ የእጃችን የምንሰራበት መሳሪያዎች በጣም በከፍተኛ ሁኔታ ያስፈልገናል ማለት ነው ምክንያቱም እኛ እግርና እጃችንን ብቻ ይዘን ሄደን ወደ ስራው ቦታ ብንሄድ ምንም አይነት ነገር ልናመጣ የምንችለው ልንቀይር የምንችለው ነገር አይኖርምና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የሞያ ክህሎት ሲኖረን በተሻለ መንገድ ውጤት የምናገኝበት ሂደት አለ ብዬ አስባለሁ ከዚህ ከዚህ ጋርም ተያይዞ ትልቅ የሆነ ምልከታም መኖሩ በዋነኝነት የሰዎችን የአስተሳሰብ ሂደት በተገቢው መንገድ የሚቀይርበት ሂደት ስላለ ይሄ ደግሞ በዋናነት የሰዎችን ለውሳኔ ሂደትም ሆነ የአስተሳሰብ ልህቀትን በጣም በከፍተኛ ሁኔታ የሚቀይርበት ሂደት አለ ብዬ አስባለሁ ሞክንያቱም ደግሞ የ እያንዳንዱን የሙያ ሂደትን ተያይዞ እንዲሁም ደግሞ በእያንዳንዱ የክህሎት ሂደት ስንመለከተው በጣም በከፍተኛ ሁኔታ ለሰዎች የምንራራበትም ሆነ የሙያ የእጃ የእጅ ሙያችን ችንን እንዲሁ ደግሞ መሳሪያችንን የምናወስበት ሂደት አለ ማለት ነው ከዚህ ከዚህ አንፃር እንደ አጠቃላይ ተገቢውን ስራ ከሰራን ተገቢውን ውጤት እናገኛለን ብዬ አስባለሁ እንግዲህ የመሳሪያ አይነቶች ወይም ደግሞ ምን አይነት መሳሪያ የሚለውን በተወሰነ መንገድ ገልጨዋለሁ ብየ

በጣም ጥሩ፤ እንግዲህ አሁንም ጥሩ ጊዜ ያሳለፍን ነው ማለት ነው። እንግዲህ ብዙ ጥያቄዎች እየተነሱልኝ ነው በጣም ደስ ብሎኛል። እንዲሁ ደግሞ በጣም ከህይወት ጋር የተገናኙ ጥያቄዎች የህይወት ውጣወረዶቼን የሚገልጹ ጥያቄዎች ናቸውና በጣም ተመችተውኛል ማለት ነው። ብዙ ነገር እያስደስቱኝ ነው ማለት ነው ጥያቄዎቹና እንግዲህ ጥሩ ጊዜ ይኖረናል ብዬ አስባለሁ፤ እንግዲህ ወደ ጥያቄው ውስጥ ስገባ በድን በድን ቋንቋ ታምናለህ? የሚለው ነው እኔ በድን ቋንቋ ታምናለህ የሚል ነው እንግዲህ በጣም ጥሩ ጥያቄ ነው። በድን ቋንቋ እንግዲህ አላምንም ማለት ነው። እንግዲህ በድን የሚለውን ቃል እንኳን ስንመለከተው በጣም ሰዎችን ሊጎዳ የሚችል የአመለካከት ሂደት የአስተሳሰብ ሂደት ሊሆን ይችላል። እንዲሁም ደግሞ ሰዎች በተለያየ የኑሮ ውጣወርድ ውስጥ ተሰማርተው ሲኖሩ እንዲሁ ደግሞ ብዙ ነገሮችን እያስተዋሉ ሆነ ታሳቢ አድርገው ሲሰሩ ብዙ ነገሮች ሚለዋወጡበት ሂደት አለ ባልታሰበው መንገድ ማለት ነው ይሄ ደግሞ እንግዲህ ከእያንዳንዱ የህይወት ውጣ ወረድ እዛ ተያይዞ ብዙ ነገሮች የሚለዋወጡበት ሂደት አለ ማለት ነው። ይሄ በዋነኝነት ብዙ ነገሮችን ታሳቢ አድርገን የምናይበት ሂደት አለ ማለት ነው። እንግዲህ በብዙ መክሰር የተማሩ ሰዎች አጋጣሚ ሆኖ የመክሰር ሂደት ሊሆን ይችላል፤ የመከዳት ሂደት ሊሆን ይችላል፤ እንዲሁ ደግሞ በተለያየ ሁኔታ ከስራው ሊወጡበት የሚችሉበት ሂደት አለና በዚህ በዚህ አንፃር እንግዲህ ብዙ ነገሮች አእምሮአቸው ላይ የሚደቀንበት ወይም ደግሞ አእምሮአቸው ብዙ ነገር አውጥቶ አውርዶ ወደ ግራው ወደ ቀኝ ብሎ ብዙ ነገሮችን አስቦ እና ሀልሞ የሚያከናውኑበት ሂደት ስላለ ያ ያ ደግሞ ያ ያለመመጣጠን ወይም ደግሞ ያ ያለመግባባት ሂደቱ በጣም በከፍተኛ ሁኔታ ሰዎች ወደተለያየ ሱስ እንዲገቡ የሚያደርግበት ሂደት አለ ሰዎችም ያን ነገር ለመርሳት በጣም የሱስ ሂደትን ሊጠቅሙበት የሚችሉበት ሂደት አለ ማለት ነው ይሄ ደግሞ በዋነኝነት ወደ መደንዘዝ የሚለው ቃል የሚቀጥል ነው ማለት ነው ምክንያቱም ሰዎች እንግዲህ ወደ መጠጥ ሲገቡ፤ ሲጠጡ ወይም ደግሞ ራሳቸውን የማያውቁበት ሂደት አለ ማለት ነው። ያገኙትን ሰው እንደፈለገ ሚናገሩበት ሂደት አለ ወይም ደግሞ ብዙ ነገሮች ሰዎችን የሚያስቀይሙበት ሂደት አለ። ከዚህ ከዚህ አንፃር ደግሞ እንግዲህ ይሄ ሚመጣው ከመደንዘዝ ጋር ተያይዞ ነው ማለት ነው ምክንያቱም በመጠኑ የመጠን ያለው ህይወት ቢኖሩ መጠን ያለው ስራንም ቢሰሩ ከዚህ ከዚህ አንፃር ወደ ተለያየ ስህተት ውስጥ አይገቡም፤ ወደ ተለያየ ሱስ ውስጥ አይገቡም ብዬ አስባለሁ። እንግዲህ ይሄ በብዙ መንገድ ማየትና መገምገም የሚገባን የመስክ አይነት ነው ብዬ አስባለሁ። ለምሳሌ የተለያዩ አደንዛዥ ዕፆችን ሚጠቀሙ ሰዎች ይኖራሉ አልፎ አልፎ ማለት ነው እነሱ ደግሞ እንግዲህ አንደኛ ሰዎችን የሚዘርፉበት ሂደት ነው ማለት ነው። በማደንዘዝ እና በአፈዛ ደንግዝ የሚለው ተጠቅመው ማለት ነው እንዲሁም ደግሞ ሁለተኛ ደግሞ ራሳቸውን የሚያጨሱ ሊሆኑ ይችላሉ ወይም ደግሞ ሚጠጡት የሚቅሙት ሊሆን ይችላል ይሄ እንግዲህ ሙሉ በሙሉ ህይወታቸውን ወደ አለመኖር ደረጃ የሚያደርስ ስለሆነ ይሄ ደግሞ በጣም በጥንቃቄ መታሰብ የሚገባው ነው ብዬ አስባለሁ። ከዚህ ከዚህ አንፃርም ብዙ ነገሮችን መረዳትና ማወቅ የሚቻልበት ሂደት መኖር አለበት ብዬ አስባለሁ። ከዚህ ከዚህ አንፃር ብዙ ነገሮችን ከግንዛቤ ውስጥ ከቶ የምንሰራውን ስራ እግር በእግር እየተከታተልን ያካሄድ ሂደቱን በደንብ መረዳት ይኖርብናል ብዬ አስባለሁ እንግዲህ በብዙ መንገድ ስናየው እያንዳንዱ የሙያ ክህሎት ጋር ተያይዞ በጣም በጣም ከባድ የሚያደርጓቸውም የመጠጥ የመጠጥ ሱሶችም ሆነ የሱስ አይነቶች አሉ ማለት ነው ለምሳሌ እንደዚህ እንደዚህ ሲጋራ ያሉ ወይም ደግሞ የተለያዩ ሰዎች የሚጠቀሙ አይቻልም አሸርታ ለሰዎች ከባድ የሚባሉ ናቸው። በቃ ላሉትናቸው የሚችሏቸው ነገሮች አለመሆናቸው ትንሽ ሰዎችን ለሰዎች የሚያሳስቡበት ሂደት አለ ማለት ነው። ይሄ ደግሞ እያንዳንዱን ስራ መስክ የተሰማሩ ሰዎች በተገቢው መንገድ ከሚያስቡት ሂደት ጋር ተያይዞ በጣም ጥሩ ነገርን ካሰቡ ጥሩ የሆነ የሚባል የአመለካከት ለውጥ የሚያገኙበት ሂደት አለ ብዬ አስባለዉ። እንደ አጠቃላይ አይ ነገር ጠቅለል አድርግተን እንግዲህ ለማየት ሞክረናል ብዬ አሰባለው።

እሺ ወደ ቀጣይ ጥያቄ ተመልሰናል ማለት ነው። እንግዲህ ብዙ ነገሮችን ታሳቢ አድርገን ብዙ ነገሮችን እየዳሰስን እየተመለከትን እንገኛለን ማለት ነው። በጣም ጥሩ ቆይታ ነው ምናሳልፈው በጣም ተመችቶኛል ማለት ነው። እንግዲህ ወደ ሂደቱ ስንገባ እንግዲህ ጥያቄውን ስንመለከተው የፀሀይስ የፀሀይ ስትጠልቅ መመልከት ትወዳለህ ማለት ነው? ፀሀይ ስትጠቅ መመልከት ትወዳለህ የሚል ጥያቄ ነው። በጣም ደስ ይለው ጥያቄ ነው። እኔ ፀሀይ ስትጠልቅ በደንብ በደንብ በደንብ ደስ ይለኛል መመልከት ማለት ነው። ምክንያቱም ፀሀይ አመሻሽ ላይ ለየት ያለ ጠዋትና ማታ ላይ ለየት ያለ የአረጃጅ ሂደት ክህሎት አሏት ማለት ነው። እንግዲህ ስናይ በጣም ቀርቀስ አድርግታ መካከለኛ የምትባል ደረጃ ለዋህ የምታደርግበት ሂደት አለ። እና በጣም ለሰዎች ተስማሚ የምላት የአየር ሁኔታ ነሽ ማለት ነው። ያቺ ጊዜ ላይ ጥሩ ነገሮችን በጥሩ ነው ደግሞ የምንቀይርባትም ነው ማለት ነው። ምክንያቱም እያንዳንዱን የሂሳባዊ ስሌትም ስናየው እንዲሁም ደግሞ በተሻለው መንገድ ጥሩ ነገሮቼን ስናይ ብዙ ነገሮች ከእያንዳንዱ የ ክህሎት ጋር ተያይዞ በጣም ተገቢውን የሆነ የሙያ ሂደትንም በደንብ በደንብ መረዳትና ማወቅ የሚኖርብን ነው ብዬ አስባለሁ። እና ከፀሀይ ጋር ታይዘው እንግዲህ ፀሀይ በተፈጥሮ እዛው ደንቅ የሆነች ነች ማለት ነው። ከምንም ከሰው ልጅ ሆኖ ከምንም የማትገናኝበት ሂደትስላለ ፀሀይ እንዲህ ብሩም ብዙዎች ብርሃን ለብዙ አለም ሀገራት ብርሃን ሆኖ በሙሉ የሆነችበት ሂደት ነው ማለት ነው። ይሄ ደግሞ አንድ ተፈጥሮ ጸንጋ ነው ብዬ አስባለሁ። ለአንድ አጠቃላይ ትልቅ የሆነ የፀሀይ መውደድ ሂደትን በደንብ ተበልክቶ በጣም ጥሩ ነገር የስሜት የምትሰጥበት ሂደት አለ። በተለይ አመሻሽ ላይና ከዚህ ከዚህ አንፃር እንግዲህ ፀሀይን በደንብ በደንብ መመልከትና በተለይ ማታ ላይ ፀሀይ መሞቅ በጣም ደስ የሚል ስሜት የሚሰጥበት ሂደት አለ ማለት ነው። ምክንያቱም ወደ ቅዝቃዜው ለምሳሌ ጠዋት በጠዋት ሲሆን በጣም ከባድ ቅዝቃዜ አለ ማለት ነው። ያ ጊዜ ላይ በጣም ፀሀይ ብናይ ደስ ይለናል በጣም ለፀሀይ ያለን ጉጉት በጣም ትልቅ የሚሆንበት ሂደት አለ ማለት ነው። ከዚህ ጋር ተያይዞ ደግሞ በዋናነት ስንመለከተው ከዚህ ጋም ተያይዞ ትልቅ የሆነ የፀሀይ የምናየውበት መንገድ ወይም ደግሞ ፀሀይዋ የምትወጣበትም ሆነ የምትጠልቅበትን መንገድ ስናይ አመሻሽ ደግሞ ስናይ ፀሀይ በጣም የሚበርድበት ሂደት ማለት ነው። እንግዲህ ወደ ማደሪያዋ የምትጠልቅበት ሂደት ያ ጊዜ ላይ ደግሞ ቅዝቃዜ ሂስት የመጣው ሙቀቶ የምናገኝ በጣም ትልቅ የመስመር ማለት ነው ከዚህ ከዚህ አንፃር ነው እንግዲህ። ይመስለኛል እያንዳንዱ የሙያ ሂደት ላይ የተሰማራ ሰው በጣም ብዙ ነገሮችን የሚቀይርበት ሂደት ይኖራልና እያንዳንዱን የሙያ ክህሎት ደግሞ በተገቢው መንገድ ሲቀይር እንደውም ደግሞ አመለካከቱ በደንብ አርግቶ ሲያንጽ ብዙ ነገሮች የሚስተካከሩበት ሂደት ይኖራሉ ማለት ነው። እያንዳንዱ የስራ ዘርፍ ላይም ትልቅ የሆነ መስዋዕትነት የሚከፍልበት ሂደት አለ ማለት ነው። ምክንያቱም እንግዲህ ፀሀይን እንኳን ስናይ ለሰው አመሻሻ ላይ የምትሰጠውን የጥቅም ሂደት እንኳን እሱ እንኳን ቀለል አድርገህተን ብናይ በጣም በጣም ከፍተኛ የሚባል ነው ማለት ነው። ምክንያቱም እያንዳንዱ መልከታ ሂደት ስናየው ጥሩ የሚባል የፀሀይ ሙቀትን በደንብ በስነስርዓት በሰአት በሰአት ይጠቀም በጣም ትልቅ የሆነ ውጤት የሚያገኝበት ሂደት ስላለ። ከዚህ ከዚህ አንፃርም ትልቅ የሆነ የሙያዊ ክህሎት በደንብ ሲኖረን መልካም የሆነ ሀሳብ ሊሆን ይችላል። እንዲሁ ደግሞ የተሻለ የሙያ ሂደትንም የሚያስፈልገን የክሎት ጋ ተያይዞ ጥሩ ነገሮችን በጥሩ አመለካከት የምንቀይርበት እና የምንለውጥበት ይኖራል ብዬ አስባለሁ። እና ብዙ ነገሮችን ስናይ ከፀሀይ ጋር የተገናኘ ፀሀይ እንግዲህ ክረምቱ ለአዝመራው እድገት ፀሀዩ ደግሞ አዝመራውን ለማድረቅ ተገቢ ሙቀት ተሎ እንዲሰበስብ የሚያደርግበት ሂደት አለና በጣም ደስ ይላል ማለት ነው። የተፈጥሮ ህግ እና እንደ አጠቃላይ ይሄን ይመስልሃል ማለት ነው። እንደ አጠቃላይ ስናየው በብዙ መንገድ ማመልከት እችላለሁ ብዬ አስባለሁ።

እሺ በጣም ጥሩ በድጋሚ ተመልሻለሁ ማለት ነው። መጥቼ ነው ማለት ነው እንግዲህ ብዙ የጥያቄ ሂደቶችን እያነሳን ብዙ ነገሮችን እየተማማርን። ወይ ደግሞ ብዙ ነገሮችን። የስራ የድሮሽን እያንዳንዱ ነገሮች እያነሳን ነው ማለት ነው። እንግዲህ ወደ ጥያቄ ስገባ። ጥያቄው እንግዲህ በመስመር ላይ ሙዚቃ ትሰማለህ የሚለውን ጥያቄ ነው ማለት ነው። እንግዲህ የምናየው በመስመር ላይ እንግዲህ ጥያቄ ስንመለከት በደንብ እሰማለሁ ማለት ነው። ወይም ደግሞ እያንዳንዱን የሙያ ጋዜ ይዞ በጣም ብዙ በብዙ ሙገድ የምሰማበት ሂደት አለ ማለት ነው። እያንዳንዱን ይክሉት ሂደት በዛው መንገድ መመልከት እንችላለን ብዬ አስባለሁ። እንግዲህ በዋነኝነት በመስመር ላይ ውዚቃ እሰማለሁ ወይ የሚል ጥያቄ ነው በጣም ጥሩ ጥያቄ ነው። እንግዲህ ሙዚቃው መስመር ላይ በደንብ እሰማለሁ ማለት ነው። ሙዚቃ እንግዲህ እያንዳንዱ ሰዎች የሚጠቀሙበት ነው ብዬ አስባለሁ። ሚዲያ ሙዚቃ ስናይ የሰዎችን የኑሮ ሂደት የሚገልጽበት ያኗኗራቸው ሁኔታ የሚገልጽበት እንዲሁ ደግሞ የተጎዱበትን ነገርም በሚገባ የሚገልጭበት የተነሳሁበትንም ነገር እንደዛው የሚገልጭበት ነው ማለት ነው። እና እዚህ ጋር ተያይዞ በጣም በርካታ ሰዎች ሙዚቃን ከፍተኛ ሁኔታ የሚጠቀሙበት ሂደት አለ ማለት ነው። እንደ አጠቃላይ ለየት ባለው ሁኔታ ስናየው ደግሞ ሰዎች እንግዲህ የሙዚቃ አጠቃቀም ሂደታቸው አንዳንዴ ከበድ የሚልበት ሂደት የሚኖራል። ለምሳሌ ሌሊት የሚጠቀሙ አሉ ቀን ማታም በቃ ምንም ጊዜ የሌላቸው ሰዎች አሉ ለሙዚቃ ማለት ነው። በጣም የሚጠቀሙት ማለት ነው። ሙዚቃን ይሄ ደግሞ በጣም አስቸጋሪ የሚያደርገው ነገር አንድ ነገር መመልከትም ማወቅም ይኖርብናል። እሺ እሺ እሺ እሺ እሺ የሆኑ የሚያደርጉትንም እንደ አጠቃላይ የተ ግንዛቤ መክተት ደግሞ የተሻለ ነው ብዬ አስባለሁ። ምክንያቱም በእያንዳንዱ የሙዚቃም ሆነ የፊልም ሂደቶች ላይ ብዙ ነገሮች የሚታሳቢ ተደርገው በደንብ ለህዝብ ተደራሽ በሚደረጉበት ሂደት ላይ ብዙ ነገሮችን የሚቀየርበት ወይም ደግሞ ብዙ ነገሮች መልካም እሳቤን የሚያመጡበት ሂደት መኖር አለበት ብዬ አስባለሁ። እና ከዚህ ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የሰው ለውጡን ወይን ደግሞ የሰው አመለካከት ሂደቱን በጥሩ መንገድ የሚለውጥበት ሂደት ይኖራልና ይሄ ደግሞ በዋነኝነት ትልቅ የሆነ የዋናውን የዋነኛ ክፍል ሆኖ እንደው የእያንዳንዱን የሙያ ሂደትን በተገቢው መንገድ ስንሰራ ስለሰዎች የሆነ ትልቅ የሆነ ጥቅም የምንሰጥበት ሂደት አለ። ለምሳሌ በሙዚቃ አለም ላይ ስንመለከት የተለያዩ በሀገራችን በጣም በጣም ከባባድ የሚባሉ በጣም ጀግና የሆኑ የሙዚቃ ባለሙያዎች የሙዚቃ አርቶች አሉና እንግዲህ እነኚህን የሙዚቃ ጓደኞች ስናይ ትልቅ የሆነ የ ሂደት ሄደውን እዚህ እንደደረሱ የምናይበት ሂደት አለው ወይም ደግሞ ለሰዎች የሚያቀርቡት ተለያዩ ሙዚቆ ይሄን ዲቫንዲ አፈሳ አድርጎ ያልተገኙ መሆናቸውን በደንብ መረዳት ይኖርብናል ብዬ አስባለሁ። እንግዲህ በዋናኝነት እያንዳንዱም የሙያ ሂደትን በተገቢ መንገድ ያሰበውን ደግሞ ያከናውነ የሚያገኘውን የስራ ሂደት እያንዳንዱን የክህሎት ሂደት በተገኘው መንገድ ሲሰራ እያንዳንዱን ሙያዊ ግዴታውን በደንብ የወጣበት ሂደት አለና ይሄ ደግሞ ጥሩ የሚባል የሙያ ግዴታን የመወጣትም ሆነ የእያንዳንዱን የኢንዱስትሪ ሂደትን የሚያሳድግና ኢንዱስትሪ እንዲወደድ የሚያደርጉበትን ከህሎት እንደደንብ የሚያደርጉበት ይደክም ይሆናል ብዬ አስባለሁ። ከዚህ ከዚህ ጋር ከላይ ይዞ ትልቅ የሆነ የሰዎች ደስታን ደስታ የሚያደርጉ ወይም ደግሞ ሰዎችን አመለካከት በደንብ እንደ አመለካከት የሚጠቀሙ ሰዎች በጣም ጥሩ ናቸው። ወይ ነው ጥሩ ያስባሉ እና እነኚህንም ታሳቢ ማድረግ በዋነኝነት ትልቅ ጥቅም አለው። እያሽባለሁ እንደ አጠቃላይ እንግዲህ በመስፈር ላይ ሙዚቃ ከማዳመጥ ጋር ተያይዞ እኔ እንግዲህ የምጠቀመው ሀመሻሽ ላይ ነው። በጣም ደስ የሚለኝ ማለት ነው። እሱንም ብቻዬን ብቻ ሰውን ነው የምጠቀመው እንጂ ያን ያህል ሰውዬ አለ አልጠቀምም ማለት ነው። ወይም ደግሞ በጣም ደስ የሚለኝ እንደ አጠቃላይ ብቻዬን ስሆን ነው። ሙዚቃን መስራት እና ይህንን ይመስላል ማለት ነው። እንዳትባላት ጥሩ ነገር መስራት ጥሩ የሚባል ሂደት ያስገኘ ማለት ነው።

እሺ በድጋሜ ተመልሻለሁ ማለት ነው። ብዙ ጥያቄዎች እያነሳን ብዙ ሂደት ላይ ይሄንን ማለት ነው። በጣም ጥሩ የሆነ ጊዜንም እያሳለፍኩ ነው ማለት ነው። ጥያቄዎቹ በጣም ጥሩና መልካም የሚባሉ ናቸው ማለት ነው። እንግዲህ ወደ ሂደቱ ስንገባ ማለት ነው እንግዲህ በምግብህን ምግብህን ለሌሎች ማካፈል ትወዳለህ የሚል ነው በጣም መልካም የሆነ ጥያቄ ነው መልካም ሂደት ነው ማለት ነው። እንግዲህ በደንብ በደንብ ለሰዎች ምግቤን በደንብ በደንብ አካፍላለሁ ማለት ነው። እንግዲህ ብዙ ሰዎች ሳይመገቡ እየራባቸው የሚያድሩ አሉ። እንዲሁም ደግሞ በብዙ መንገድ ለሰዎች ብለው ብዙ ነገሮችን አሳልፎው ብዙ ህይወትን አሳልፎው ብዙ የተደላደለ ህይወትን አሳልፎው በአጋጣሚ ወደ ውድቀት የሚመጡበትም ሂደትም አለ አይደለም የሚሉ ሰዎች እንግዲህ ሜዳ ላይ ሊኖሩ ይችላሉ የለም። እና ጭራሽ ከ ማህበረሰቡ የወጣ የህይወትም የሚኖሩበት ሂደት አለ። እና በብዙ መንገድ እነዚህ ሰዎች አሁን ትልቅ የሆነ የአመለካከትም ሆነ የሚሰሩትን ስራ በከፍተኛ ሁኔታ እንዲገነዘቡም ሆነ መልካም ሀሳብ እንዲኖራቸው ትልቅ የሆነን የሙያ ሂደትንም ከግምቱ ውስጥ በማስገባት የእንዳንዱ ሰዎች ጥሩ ነገር ብናደርግ የተሻለ ህይወትን የምንኖርበት ሂደት አለ ማለት ነው። ምክንያቱም ያለንን ማካፈል በራሱ ትልቅ የሆነ የአይምሮ ስሜት የሚሰጠን ነገር ነውና በብዙ መንገድ ማየት እንችላለን ብዬ አስባለሁ። አንድ ለምሳሌ ቀኑን ሙሉ ምሳ ቁርስ ምሳ እራት ያልበላን ሰው አጋጣሚ ጠዋት አግኝተነው ቁርስ አብረነው ብንበላ በጣም ያ ሰው ለእኛስ ቀለል ያለ ነው ማለት ኖርማል ነው። ቁርስ መብላቱ ለዛ ሰው ግን በጣም ከባድ ጊዜን አሳልፎ ቁርስ የሚበላበት ሂደት ሰዓት ሆኗል ማለት ነው። ስለዚህ ያ ሰው ስንመለከተው በጣም ከሚታሰበው በላይ ከሚታሰበው በላይ ትልቅ የሆነ የ ደስታ ስሜት ላዩ ላይ የሚነበበት ሂደት ይኖራል እና በጣም በጣም በህይወቱ እንደዛን ጊዜ ተደስቶ የሚያቅበት ሂደት ላይ ነው ይችላል ማለት ነው። እንግዲህ ከዚህ ከዚህ አንፃር ሰዎች በብዙ መንገድ ከሰዎች ያለንን ግንኙነትም በጥሩ መንገድ ካከናወነንና ከሰራን ብዙ ነገሮች የሚለውጥበት ሂደት ይኖራሉ ማለት ነው። ይሄ ደግሞ እያንዳንዱን የስራ ሂደትም ሆነ ከሰው ጋር ያለንን ተግባራዊ ሂደት ማለት ነው በብዙ መንገድ ጥሩ በሚባል ሁኔታ እንድናከናውን የሚረዳን ነው ብዬ አስባለሁ። ምክንያቱ ደግሞ ይሄ የሚሆንበት ምክንያት ትልቅ የሆነ የአመለካከት ለውጥ ሲኖረን እንዲሁም ደግሞ መልካም አሳቢ ስንሆን ለሰዎች ቅን አሳቢ ለሰዎች ጥሩ ነገር የምንሰራ ስንሆን በጣም በጣም መልካም የሆነ ሂደት የምንሄድበት ሂደት አለ። በህይወትህ ላይም ራሱ እንደ አጠቃላይ እና ብዙ ነገሮችን መመልከት እንችላለን ማለት ነው። እንደ አጠቃላይ ደግሞ ሙሉ ጥሩ የሚባል ያሳሰብ ለውጥም ሲኖረን ለሰዎችም ጥሩ እናስባለንና ያለ ካለን ነገር ላይ በሚገባ የተወሰነ ነገር ማካፈል ደግሞ ትልቅ የሆነ የእያንዳንዱን ይሄ ሰዎች የጉዳት እና አለመረጋጋት ሂደትን የምናይበት ሂደት ይኖራል ብዬ አስባለሁ። እንግዲህ ለተቸገሩ መርዳትም መልካም ከሚባሉት ነገሮች አንዱ ነው፤ በፈጣሪም ጥሩ ነገር የሚያስገኝ እንደመሆኑ መጠን ይሄንንም ታሳቢ አድርገን በብዙ መንገድ መስራት ይኖርብናል ብዬ አሽባለሁ። እንግዲህ ይህን ይመስላል እንደ በዋነኝነት ስናየው እንግዲህ ምግብን ለሌሎች ማካፈል በጣም መልካም ነገር ነው በጣም ጥሩ ነገር ነው። ምክንያቱም፤ እኛ በቀን ሶስት ጊዜ በልተን ሌሎች በሶለት ቀን የማይበሉበት ሂደት ስለሚኖር እነኚህ ሰዎች ደግሞ በተገኘ ምግብ ከረዳን ትልቅ የሆነ የሰላማዊ ስሜት ይኖረናል ብዬ አስባለሁ። እንዲሁም ደግሞ ሰዎችን በመልካም እሳቤ ከያዝናቸው ጥሩ ነገርን የሚያከናውኑበት ሂደት አለ ማለት ነው። እና እንግዲህ እንደ አጠቃላይ እንግዲህ ስናይ ከዚህ ጋር ከመልካምነት ጋር ተያይዞ እንግዲህ ሙሉ በሙሉ እኛን ሊቀይረን የሚችለው እኛ ላይ ሊደረግብን የማንፈልገውን ነገር ሰዎች ላይም አለማድረግ ማለት ነው ይሄ ደግሞ በጣም ትልቅ የሆነ ፓርት ነው ማለት ነው። ማየትን ማየትም የቻልንበት ሂደት ነው ብዬ አስባለሁ ማለት ነው። እንግዲህ እንደ አጠቃላይ በተወሰነ መንገድ ገልጸነዋል ብዬ አስባለሁ ይሄ

በጣም ጥሩ ወደ ቀጣዩ ጥያቄ ገብቻለው ማለት ነው። እንግዲህ ቀጣዩን ስንመለከተው ወደ መናፈሻ ምን ያህል ጊዜ ትሄዳለህ የሚል ነው? በጣም ጥሩ ማለት ነው። እንግዲህ ያው እኔ እንደ አጠቃላይ ገና ወጣትም እንደመሆኔ መጠን ብዙ ነገሮች ወደፊት እንደሚጠብቁኝ በሚገባ ስለምረዳ በቅድሚያ መጠንቀቅ ያለብኝን የጥንቃቄ ሂደትም ታሳቢ አድርግቼ ነው የምንቀሳቀሰው ማለት ነው። እንግዲህ እንደ አጠቃላይ ደግሞ ወደ መናፈሻ የምሄድበትም የተወሰነ ጊዜ አለ ማለት ነው። በወር ሁለት ጊዜ የምሄድበትም ሂደት አለ እንዲሁም አንድ ጊዜ የምሄድበትም ሂደት አለ ከዚህ ይሄ ደግሞ የሆነበትም ምክንያት ከስራ መደራረቡ ጋር ተያይዞ ማለት ነው። ይሄ ነው እንግዲህ በዋነኝነት ለኔ አስቸጋሪ የሚያደርገው ወይም ደግሞ ወደ መናፈሻ ወደ መዝናኛ ቦታዎች የማልሄድበት ሂደት ማለት ነው። እና ብዙ መንገድ በጊዜ ሂደት የምቀርፈው የማስተካከለው ነው ብዬ አስባለሁ። እና እንግዲህ መናፈሻን ስናይ ብዙ ሰዎች ብዙ ከቤተሰቦች ብዙ ቱሪስቶችም ሊሆን ይችላሉ ከሌላ ሀገር የሚመጡ ማለት ነው። የሚጎበኙት እንዲሁ ደግሞ በብዙ መንገድ የሚመለከቱት እንዲሁ ደግሞ በዋነኝነት እያንዳንዱ የስራ ሂደት እዛ ቦታ ላይ የተሰሩ ለምሳሌ የተለያዩ ልማቶች ይኖራሉ። ለመናፈሻው ምቹ የሚሆኑ ቦታዎች እያንዳንዱ በጣም በብዙ በሚሊየን የሚቆጠሩ ብሮች የሚፈሱበት ሂደት ስለመሆኑ በጣም ወጪ ያንን ለመገንባትም ሆነ ያንን አሳምሮ ለህዝብ አይን ውስጥ እንዲገባ ወይም ደግሞ ህዝቦች እዛው ቦታ ሄደው በተገቢው መንገድ ረክተው ቢመለሱ በጣም ብዙ ብዙ የወጪ ሂደቶች ወይም ደግሞ ያህንን የማሳመር ሂደቶች ይጠቀማሉ። እና ይሄ ከዚህ ከተጠቀሙ በኋላ እንግዲህ እነሱም ደግሞ በጥሩ መንገድ ቀጣይነት ያለው አንዴ ያስተካከሉት ቀጣይነት ያለው ገቢ የሚያመጣላቸው ሂደት ይኖራል ማለት ነው። እንግዲህ ይሄ ደግሞ በጣም ለሰዎች ጥሩ የሆነ ሂደት አለው። በተለይ ለተመላላሽ ወይም ደግሞ በተለያየ መንገድ ከሀገር ውስጥ ከሀገር ውጪም ይመጡ ሊሆን ይችላሉ። እንዲሁም ደግሞ ሀገር ውስጥም ሆነው በጣም ምቹ ጊዜ ያልተመቻቸው ሰዎች ይኖራሉ እና ከዚህ ከዚህም አንፃር በብዙ መንገድ ያማከለ የሂደት የስራ ሂደት ወይም ደግሞ የቢዝነስ ሂደት ነው ብዬ አስባለሁ። እና እንግዲህ ወደ መናፈሻ የሚሄዱት ለምሳሌ ያክል ብንመለከት ቤተሰብ ከነ ልጆቻቸው እንዲሁም ደግሞ ከአንድ ሰው ከፍቅረኛውን ይዞ ወደ መናፈሻ የሚሄድበት ሂደት አለ ማለት ነው። እንግዲህ የሚዝናኑበት ሂደት አብረው በደንብ ፈታ ብለው የሚያውሉበት ሂደት ይኖራል ማለት ነው። እንዲሁም ደግሞ በጥሩ መንገድ ለምሳሌ በበዓላት ጊዜ የሚንቀሳቀሱ ሰዎች ይኖራሉ ወደ መናፈሻ እንዲሁም ደግሞ ብዙ ሰዎችን ስናይ ጥሩ የሆነ የእያንዳንዱን የክህሎት ዘርፍ ላይ ተሰማርተው በተገቢው መንገድ የሚሰሩ ሰዎችም እነኚህም በጣም በጥሩ መንገድ ሊታሰቡ የሚገባ ናቸው። ሰዎቹም እንደ አጠቃላይ እና እንግዲህ ወደ መናፈሻ የሚንቀሳቀሱ ወጣቶች ይኖራሉ አዛውንቶች ይኖራሉ እንዲሁም ደግሞ ገና መካከለኛ ደረጃ የሚባሉትም ይኖራሉ። እና ህፃናቶችም አንድ ላይ የሚሄዱበት ሂደት አለ። ይሄ ደግሞ እንግዲህ ትልቅ የሆነ ስሜት የሚሰጥ እንደሆነ መመልከት እንችላለን እና ቦታውም ደግሞ በጣም መንፈስን የሚያድስ መልካም ሀሳቤን የምኖረው እንግዲህ ጥሩ የሚባል እያንዳንዱ የስራ ሂደቱንም አንድ ላይ ተያይዞ እንዲሁም ደግሞ የሙያ ክህሎቱንም የዚህ የመናፈሻ የመናፈሻው ሂደትንም ታሳቢ ተደርጎ እንግዲህ የሚሰራበት ሂደት አለ። ለምሳሌ በሀገራችን በጣም በርካታ ቦታዎች የመናፈሻ ያሉበት እየተገነቡ ያሉበትም ሂደት አለ ተገንብተው አልቀውም ወደ ስራ የገቡ አሉ። ብዙ ጊዜ ምቆዩ አሉ እና እንግዲህ ብዙ ቦታ በጣም በርካታ ቦታዎች አሉ። መናፈሻ ለምሳሌ ያክል ብናይ ላንጋኖን ሀይቅ አካባቢ ብናይ የትልቅ የሆነ መናፈሻ ቦታዎች አሉ ማለት ነው። ያ ደግሞ በጣም በጣም ደስ የሚል ቦታ አለ ማለት ነው። እንዲሁ ደግሞ በጣም በርካታ በርካታ ቦታዎች አሉ ለምሳሌ ሀዋሳን ብናይ ልዩ የሆነ መናፈሻ ቦታ አላት ማለት ነው። እንዲሁም እረ በጣም በርካታ በቁጥር እንኳን ወዲያው ተጋጽኦ የማያልቁ ናቸው። እና እንግዲህ እነኚህ መናፈሻዎች ሲገጠሙ የሰዎችን አእምሮ የሰዎችን የአስተሳሰብ ሂደት መልሰው እንዲሽሩ ወይም ደግሞ እንዲቀይሩ ማለት ነው። እንደ አጠቃላይ

እሺ በጣም ጥሩ! በድጋሚ ተመልሻለሁ ማለት ነው። እንግዲህ ብዙ ሀሳቦችን እያነሳን ነው ማለት ነው። በጣም ደስ የሚል ጊዜንም እያሳለፍን ነው። ወደ ጥያቄውም ስገባ፥ ማታ ከሰራህ በኋላ ምን ታደርጋለህ የሚለው ነው እንግዲህ በጣም ጥሩ ጥያቄ ነው። ማታ እንግዲህ ብዙ ነገሮች የሚሰሩበትም ሂደት አለ እንዲሁም ደግሞ ብዙ እረፍት የሚደረግበትም ሂደት አለ ማለት ነው። እንግዲህ ከእያንዳንዱ ነገር ከስራ ውሎአችን ከእያንዳንዱ ሙያ ላይ የተሰማራን ሰዎች በብዙ መንገድ ስራችንን ሰርተን ውለን አመሻሽ ላይ ሲሆን ደግሞ በተለያየ የብርድ ሂደት ይኖራል እንዲሁ ደግሞ አየሩ ቀዝቀዝ የሚልበት ቦታዎች ይኖራሉ እንዲሁም ሙቀት ያሉበት ቦታዎች ይኖራሉ። ከዚህ ከዚህ አንፃር ሙቀት ያሉበት ቦታዎች ወጣ ብሎ መዝናናት ሊኖር ይችላል እንዲሁም ደግሞ ብዙ ነገሮችን ተንቀሳሶ ማየትም ሊኖር ይችላል ማለት ነው። እንዲሁም ደግሞ ማታ ላይ ሲሆን ደግሞ ወይም ደግሞ የ የቀዝቃዛ ቦታ ደግሞ ሲሆን ብዙ ነገሮች እንዳሰብናቸው የማይሄዱበት ሂደትም ይኖራል ብዬ አስባለሁ። ምክንያቱም ለምሳሌ እኛ ወጥተን እንኳን ጠዋት ላይ ወዲህ እና ወዲህ ተንቀሳቅሰን እንዝናና ብንል እንኳን የአየር ንብረቱ አይፈቅድልንም ማለት ነው። ምክንያቱም በጣም ብርድ ያለበት ቦታ ከሆንን በቀጥታ ቤታችን ብቻ ሆነን ብርድ ልብሳችንን ደራርበን ለምሳሌ የተለያዩ መጽሐፎችን ማንበብ ሊሆን ይችላል የተለያዩ መጽሄቶችን ማንበብ እንዲሁም ደግሞ የተለያዩ ታሪኮችን ሊሆን ይችላል የሳይኮሎጂ መጽሐፎችን ሊሆን ይችላል እንዲሁም ደግሞ የእያንዳንዱን የ ክህሎት ሙያ ጋር ተያይዞ ይሄንንም ታሳቢ አርግቶ በደንብ ማሰብና ማለም ይኖርብናል ማለት ነው። እንግዲህ ማታ እንደ አጠቃላይ ደግሞ የምሰራው ሂደት ለምሳሌ ቀን ውሎዬንም በደንብ አያለውና መረምራለሁ ምን ያህል ውጤት እያገኘሁ ነው? ምን ያህል ስህተት አለ የሚለውንም በደንብ ትንትን አርግቼ የምጽፍበት ሂደት አለ ማለት ነው። እንዲሁም ደግሞ አመሻሽ ላይ መጽሐፍ ማንበብ በጣም ደስ ይለኛል እና በተወሰነች መንገድ ያው ብዙ አንባቢ ባልሆንም በተወሰነ መንገድም የሆነ ነገር አየት ማድረግ ደስ ይለኛል ማለት ነው አየር ንብረቱ ጋም ተያይዞ እና ከዛ በመቀጠል አሪፍ አርግቼ የምሰራበት ሂደት አለ ማለል ነው እራቴን ለመብላት ማለት ነው እና በዚህ በዚህ ሂደት እንዲሁም ደግሞ ለምሳሌ ቤት ያላጸዳሁት ነገር ካለ ማስተካከል ያለብኝ ነገር ካለ ማስተካከል እንዲሁም ደግሞ ለነገ ተቀጣዩ ስራ ምን ምን ማከናወን ወይም ደግሞ ነገ ምን ምን እቃዎችን ልጠቀም እችላለሁ? እንዲሁም ደግሞ ስራውን እንዴት ማስቀጠል እችላለሁ አሁን ባለሁበት ሂደት ላይ የሚለውን ይሄንንም ታሳቢ አርግቼ የምንቀሳቀስበት ሂደት አለ ማለት ነው። በጥሩ የአመለካከት ሂደት ላይ ደግሞ ተመስርቶ ሰዎች በብዙ መንገድ ሲሰሩ ወይም ደግሞ የተሻለ ሀሳብን አምጥተው የተሻለ ጉልበትን አምጥተው የተሻለ ሙያን አምጥተው በጥሩ መንገድ ለሰዎች ተደራሽ በሚያደርጉበት ጊዜ ይህንንም ታሳቢ አርግቶ በደንብ አእምሮን ክፍት አርግቶ ለሰዎች ጥሩ ሀሳብን ይዞ መቅረብ በጣም መልካም የሆነ ሂደት ነው ብዬ አስባለሁ። ይሄም እንግዲህ ትልቁ ጥቅም የሚሰጠን ነው ማለት ነው እና እንደ አጠቃላይ ደግሞ ትልቅ የሆነ የዋስትና ሊሆነን የሚችለው ብዙ የአመለካከት ለውጣችን ወይም ደግሞ አእምሮአችን ላይ በደንብ ብዙ ነገሮችን ስንሰራ እያንዳንዱ ነገር የሚለወጥበት ሂደት ይኖራል ብዬ አስባለሁ። ምክንያቱም ሁሉም ነገር ከስሜት ጋር ተያይዞ ከሚመጣ ይልቅ አእምሮ አስተሳሰብ ጋር ወይም ደግሞ ከሳይኮሎጂ ጋር ይዞ ሲመጣ በጣም ብዙ ነገሮች ወደ ትርፋማነት የሚቀይሩን ሂደት ይኖራል ማለት ነው እና ከዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ የሙያ ሂደትንም በደንብ ታሳቢ አርግቶ መስራት የሚቻልበት ሂደት አለ ማለት ነው እና ይሄ ደግሞ በዋነኝነት ትልቅ የሆነ የሰዎች አመለካከትም ሆነ የኛን የምንሰራውን ስራ በግሩም ሁኔታ እንድናከናውን ጥሩ የሆነ መፍትሄ ጥሩ የሆነ መንገድ የሚሰጠን ነው ብዬ አስባለሁ። ይሄ ደግሞ በዋነኝነት እያንዳንዱን ስራ በሰራን ልክ ወይም ደግሞ በሙያውን ባዳበርነው ልክ ብዙ ነገሮች እኛን ሊከፍሉን የሚችሉበት ሂደት ይኖራል ማለት ነው። ይሄ ደግሞ ትልቅ የሆነ እያንዳንዱን የሰዎችን እሳቤ ይመለከታል ብዬ አስባለሁ እና ያው እንደ አጠቃላይ በብዙ ከብዙ በጥቂቱ ይህን ይመስላል

እሺ ወደ ቀጣዩ ጥያቄ ተመልሻለው ማለት ነው። እንግዲህ ቀጣዩን ጥያቄ ስናየው ጥሩ የሚባል ጥያቄ ነው ማለት ነው እንጂ እንግዲህ ከአለቃ ጋር ግንኙነትህ እንዴት ነው? የሚል ጥያቄ ነው በጣም ጥሩ ጥያቄ ነው እንግዲህ ከአለቃዬ ጋር በጣም መልካም የሆነ ግንኙነት አለኝ ማለት ነው እንግዲህ እያንዳንዱ ሙያ ላይ ከየበላይ የበላይ ይኖራሉ ለምሳሌ በየራሱም ቢዝነስ ቢሆን አንድ ሰው የራሱን ቢዝነስ ብቻ ራሱ ቢሰራ ከእሱ ልክ እንደሱ የሚሰራ ወይም ደግሞ ከእሱ በላይ የሆነ በጣም ብዙ ጊዜ የቆየ ሊሆን ይችላል በጣም ሀብትን ያከማቸም ሊሆን ይችላል በብዙ መንገድ ከእኔ የተሻለ ሰው የሚሆንበት ሂደት ይኖራል እና እንግዲህ በዚህ በዚህ እንግዲህ ከአለቃ የምንለውን ሂደት ይገልጽልናል ማለት ነው። እንግዲህ አለቃ እንደ አጠቃላይ ስናይ አለቃ ስናየው እያንዳንዱ ለምሳሌ ለአንድ መስሪያ ቤት ሀላፊ ሊሆን ይችላል እንዲሁም ደግሞ ለእያንዳንዱ ሙያ ላይ ለተሰማራ ነው ነገር የበላይ የሚሆንበት ሂደት ነው ማለት ነው። እንግዲህ ያ ሲሆን ደግሞ በሚገባ ክብር ሰጥተን ለዛ ለባለሙያ የአስተሳሰብ ሂደታችንን አስተካክለን ጥሩ በሆነ መንገድ እንዲሰጠን ደግሞ እኛም ጥሩ የሆነ መንገድ አንድንተሳሰብ በጣም ምቹ ጊዜ የሚፈጥርበት ሂደት ይኖራል ማለት ነው ይሄ ደግሞ ዋነኝነት ትልቅ የሆነ እያንዳንዱ የክህሮት ሂደትም በብዙ መንገድ የምናሻሽልበትና ጥሩ መልካም ሀሳቦችን ይዘን ለሰዎች የምንደርስበትም ሂደት ይኖራል ማለት ነው ይሄ በዋናይነት የእያንዳንዱን የ ሂደት የ ሙሉ በሙሉ የዋናውን የአለቃ ሂደትንም የኛን የመሄድ ሂደት በደንብ ከግንዛቤ መክተት ይኖርብናል ማለት ነው እንግዲህ ይሄ ደግሞ በዋነኝነት ጥሩ የሆነ ሀሳብን የምትፈጥርልን ነው ብዬ አስባለው አና እንግዲህ ካለቃቃችሁ አንተ መጥቶ ነው የምርበት አለቃችን አሪፍ ባለሙያ ሆኖ ሳለ እኛ ደግሞ ከስር ከስር ሆነን በጣም በብዙ መንገድ እኛ የሰካከልነው የአንድ ድርጅት እኛ እየመራ ነው ያክልሽ በአልታወቀ መንገድ ወይም ደግሞ በደንብ ድርጅቱ ሰውዬ በደንብ ሳይረዳ አርጎኛል በጣም እየታገልን በጣም እየለፋን ከዛ ከአለቃው በጣም ከፍተኛ ሁኔታ ለየት የምንልበት ሂደት አለ ማለት ነው እንደዛ ስንሆን ደግሞ ምን ማድረግ ደግሞ ምን መጠንቀቅ አለብን ያ ለቃ ከእሱ በላይ እንግዲህ አይምሮ ሲኖር ነው ወይም ደግሞ ሀሳባችን ከእሱ በላይ የሚሆኑበት ደስ ይኖር ያው ምንም ሆነ ምንም ይሄ ምንም የማያወላዳ ጥያቄ የሌለው ነገር ነው ከዛ ከስልጣን ላይ ይወርድና ጎበዝ የሆነ የሚሾምበት ሂደት ስላለ ይሄ ስላለ እንግዲህ ያለንን እውቀትም ሆነ ያለንን አመለካከት መጥነን መጠቀም ይኖርብናል ብዬ አስባለዉ። ምክንያቱ ደግሞ መጥነን ያልኩበት ለምሳሌ እለቃችንን እኛ በጣም እንደዚህ እንደዚህ እየሰራን ነው እንደዚህ እያደረኩ ነው እንደዚህ እንደዚህ ብለን በጊዜ ሂድ ሄድ ደግሞ ይሄን አቅጃለሁ ምናምን ስንላቸው የሆነ ስሜታቸው የሚረበሽበት ሂደት አለ ማለት ነው ምክንያቱም ከእነሱ በላይ አዋቂ ያለ አይመስላቸውም ከዛ ከስልጣን ላይ ማውረድም አይፈልጉም የሚበሉትን ደግሞ እዛ እንድንቀንስ ላይባቸው አይፈልጉምና ከዚህ ከዚህ አንፃር አለቃችን ምንም ካለቃችን በጣም በብዙ ልዩነት በጣም በብዙ ልዩነት ራሱ ብንበልጠው ለእኛ ጊዜ እስከሚሰጠኝ ደግሞ እስከሚመቻችልን ሁሉ ነገር አሪፍ እስከሚሆን ድረስ ማለት ነው በጥሩ ፊት ደግሞ በጥሩ የምርራት ሂደት በጥሩ የእያንዳንዱን ሂደት እዚህ ሲደርስ በደንብ የምንገመግምበት ይሆናል እና ከዚህ ጋር ከዚህ ጋር ተያይዞ እንግዲህ ከአለቃ ልቆ መገኘት ሙሉ በሙሉ ከስራ ሊያስወግድበት የሚችልበት ሂደት አለማለም አሁን ይሄንን ሀሳብ ከብዙ ቦታዎች ላይ ተመርክቼው ነው ማለት ነው። እና ይሄ በዋነኝነት ደግሞ ትልቅ የሆነ ጥሩ የሆነ የናንዱ የአንድ ጊዜው ደግሞ የአንድ የሙያ ክህሎት ጋር ተያይዞ የሆነ ሳቤ ሲኖርን ወይም ደግሞ ለሰዎች መልካም ባሰብን ቁጥር እንዲሁ ደግሞ ከአለቃችን ጋርም ባልተጋጨን ቁጥር ብዙ ውድቀቶችን የምናመጣበት ሂደትም ይኖራል ማለት ነው። ይሄ ደግሞ በዋነኝነት ትልቅ የሆነ ጥቅም የሚሰጠን ነው ብዬ አስባለው እና ያው እንደ አጠቃላይ ከአለቃ ጋር ግንኙነት እንዴት ነው የሚለው አሪፍ የሆነ ግንኙነት አለኝ ማለት ነው ይህን ይመስላል

በጣም ጥሩ እንግዲህ አሁንም ጥያቄዎቹን እንደቀጠሉ ናቸው በጣም ጥሩ ጊዜ እያሳለፍን ነው በጣም ደስ ብሎኛል ማለት ነው። እንግዲህ የአንዳንድ ጥያቄዎች አመርቂ የሚባሉ ጥያቄዎች። እየተነሱ ነው ማለት ነው በጣም ደስ ይላል በጣም መልካም ነው ጥሩ ጊዜ አሳልፋለሁ ብዬ አስባለሁ። እንግዲህ እና ወደ ጥያቄው ስገባ የምትመኘው ስራ ምንድነው? የሚል ጥያቄ ነው በጣም ጥሩ ጥያቄ ነው በጣም ደስ የሚል ጥያቄ ነው። እንግዲህ ብዙ ስራዎችን በወጣትነቴ ለመስራት ሞክሬያለሁ። እንዲሁ ነው በተወሰነ መንገድ ያው በጊዜ ሂደት የሚሰራበት ሂደት ስላለ በተወሰነ መንገድ አሁን ላይ የተለያዩ ስራዎችን ሰርቻለሁና። እንደ አጠቃላይ የምትመኘው ስራ ምንድነው? የሚለውን በጣም ጥሩ ወይም ደግሞ በጣም አሪፍ ነው ብዬ እኔ የተረዳሁት ነገር የተናዩ የኦንላይን ስራዎችን ሙሉ በሙሉ ዘልቄ ወደ ኦንላይኑ አለም መግባት። ትልቅ የሆነ ምኞት እና ፍላጎት ላይ ተመስርቼ በጣም እያንዳንዱ ነገር አውጥቼ አውርጀ ወይም ደግሞ ብዙ ነገሮችን አገናዝቤ። የተለያዩ ነገሮችን አመዛዝኜ ወደ ኦንላይን ቢዝነሶች በጣም ወደዛ እየተሳበኩበት ሂደት አለ ያው ባለሁበት ሆኖ እዛ ላይ ወደዛ ለዛ ስራ ላይ አሁን ያው ያህል ባልሆንም በተወሰነ መንገድ። ብሳተፉም በጊዜ ሂደት ደግሞ ሙሉ በሙሉ ወደ ኦንላይን አለሙ መግባት ደግሞ ወደ ኦንላይን ቢዝነስ በጣም መግባት እፈልጋለሁ ማለት ነው። ምክንያቱም አንድን ስራ እንግዲህ ስንመለከት በብዙ መንገድ እንሰራለን ብዙ ነገሮችን ሰርተን የምንከስርበት ሂደት አለ። ብዙ ለፍተን የተወሰነ ጥቅም የምናገኝበት ሂደት አለ። እንዲሁ ደግሞ ብዙ ሰርተንም ብዙ ጥቅም የምናገኝበት ሂደት አለ። እያንዳንዱ ያለንበት የስራ መስክ ይለያይም የስራ ህደቱም ቢለያይም ጥሩ የሆነ ጊዜን የምናሳልፍበትም ሂደት እንደዛው የሚለያይበት ሂደት አለ ማለት ነው። ይሄ ደግሞ ትልቅ የሆነ ነገር ነው ብዬ አስባለሁ። እና ይሄ ደግሞ እያንዳንዱን የስራ ሂደት። መርምረን አስበን አቅደን በጥሩ መንገድ እንድንሄድም ሆነ ጥሩ ነገር እንድናስብ ለሰዎችም ሆነ ለኛ። እያንዳንዱ ነገር በጥሩ መንገድ ስንገልጸው ስንመለከተው እያንዳንዱን ሙያዊ ሂደቱን። ብዙ ዋናው ነው የሚያየው ወይንም ደግሞ እኛም ተረተን የምንሰራውን እያንዳንዱን የመስክ ስራዎች። ከዚህ ጋር እዚህ ጋር ተያይዞ እንግዲህ ብዙ ስራዎችን የሰራሁበት ሂደት አለ ማለት ነው። በተወሰነ ጊዜ ውስጥ እና ከዚህ በመቀጠል ብዙ ነገሮችን ወደ መቀየሩ ወይም ደግሞ ብዙ ነገሮችን ከብዙ ነገሮች አንፃር የተሻለኝ ብለው ላይ ለመግባት ዝግጅት አርጅቻለሁ ማለት ነው። በጊዜ ሂደት ሙሉ ሙቀላቀልበት ወይም ደግሞ ወደ ስራው አለም በደንብ የምገባበት ሂደት አለ ካለውበት የስራ ሂደት ጎን ለጎን ማለት ነው። እና እያንዳንዱን የሙያ ክህሎት ስንመለከት ጥሩ የሆነ አመለካከት ጥሩ የሆነ ሀሳብ ጥሩ የሆነ ምክር ጥሩ የሆነ መልካም ንግግሮችን የምናገኝበት ሂደት አለ። ከእኛ ብቻ የሚጠበቀው አይምሮአችንን ክፍት አድርገታል ለመማር ዝግጁ ሆነን ስንደሰቦችን መጠበቅ ማለት ነው። ለምሳሌ ትላልቅ አመታትን የቆዩ በጣም በርካታ ትላልቅ ሰዎች ይኖራሉ እንዲሁ ደግሞ በጣም በጣም በጣም ብዙ ውጣ ውረዶች በብዙ ኪሳራዎች በብዙ ትርፎች በብዙ እያንዳንዱ በቃ በብዙ መንገድ ህይወትን ያጣጣሙ ሰዎችንም መጠየቅም ሆነ እነሱ የሚነግረውን ነገር በደንቡ መስማት ትልቅ ነገር ነው ብዬ አስባለሁ። ምክንያቱም ከተለያዩ ነገሮች አንብቦ ብቻ እውቀት መያዝ ከመያዝ በላይ የተኖረውን ህይወት ሙሉ በሙሉ መጠየቅ በጣም በጣም ትልቅ የሆነ አቅም ነው። እያሰባለሁ ምክንያቱም ያ የምንጠይቀው የኑሮ ሂደት ሙሉ በሙሉ የተኖረ ህይወት ነው ማለት ነው። ያን ያህል የሚያወዛግብ ነገር አይኖረውም። የምናነበው ነገር ግን ሲሆን ሙሉ ሙሉ የተኖረው ህይወት ይሁን የማናውቀው ደስ ስላለ ይሄ አሁን ትልቅ የሆነ ጥቅም የሚሰጥ ነው ማለት ነው። ምክንያቱም እውነታውን በደንብ አብጠርጥሮ ላያይ እንችላለን ማለት ነው። ሁላ ለአጠቃላይ ጥሩ የመሰረታችን ጥሩ አስተሳሰባችን ጥሩ የሆነ ውጤት ላይ የሚያደርሰን ነው ብዬ አስባለሁ። እና ለአጠቃላይ ደግሞ ትልቅ የሆነ የገበያ ሂደትንም ስንናጠና ሊሆን ይችላል እና በብዙ መንገድ የተወሰነውን ለመግለጽ ሞክረናል። እያሰበ

እሺ በጣም ጥሩ እንግዲህ ጥያቄዎቹ ቀጥለዋል እንግዲህ በጣም ጥሩ ጊዜ እያሳለፍን ነው በጣም ደስ ይላል እና ዋና ሀላፊነቶችን ማን ምንድን ናቸው የሚል ጥያቄ ነው ዋና ሀላፊነቶችህ ምንድን ናቸው የሚል ጥያቄ ነው? በጣም ጥሩ ጥያቄ ነው እንግዲህ ስራ ሀላፊነትም ስናነሳ ብዙ ነገሮችን መመልከት እንችላለን ብዬ አስባለሁ እንግዲህ ዋና ሀላፊነት ምንድነው የሚለው ያው በስራ ሂደት ላይ ትልቅ የሆነ የማስተዳደር ሂደትን በደንብ የማከናውንበት ሂደት አለ ማለት ነው። ምን ያህል ተሰራ ምን ያህል አልተሰራም በምን ያህል ሂደት እያደገ ነው። እንዲሁም ያላደገበትን ምክንያት በደንብ እያየሁ እንዴት ማሳደግ አለብኝ የሚለውንም እሱንም ታሳቢ አድርግቼ የምሰራበት ሂደት አለ ማለት ነው። እና እንደ አጠቃላይ ደግሞ ዋና ሀላፊነቶቼ ምንድን ናቸው የሚለው? በብዙ መንገድ መግለጽና መናገር የምንችልበት ሂደት አለ እንግዲህ ሀላፊነትም ራሱ እንደ አጠቃላይ ስንመለከት ለአንድ የሙያ ዘርፍ የተሰማራ ሰው ትልቅ የሆነ ግብ ወይም ደግሞ መሳሪያ ነው ብዬ አስባለሁ። ምክንያቱም ሀላፊነት ቦታ ላይ ስንሆን እንግዲህ ብዙ ነገሮች እኛን የሚጠብቁበት እያንዳንዱ ጥያቄዎች ወደ እኛ የሚመጡበት ሂደት አለ ከተለያዩ ከውጪ የሚሰሩ ወይም ደግሞ ከተለያዩ ከደንበኞች ሊሆኑ ይችላሉ ከአገልግሎት ከተሰጣቸው ሰዎች ሊሆኑ ይችላሉ። እነኚህ እነኚህ እንግዲህ በተወሰነው እንግዲህ የሆነ ስህተት ካለ ከእኛም ሊሆን ይችላል ወይም ከእነሱ በጣም ጥያቄ የሚያቀርቡት በፍጥነት መጥተው ይሄ ባለሙያ አስተዳዳሪ ላይ ነው ማለት ነው ምክንያቱም ይሄ ድርጅት እንዴት ሆኖ እየተንቀሳቀሰ ነው። ይሄ ስራ እኮ እንደዚህ ይሄን ገዝቼ ይሄው እንደዚህ ኪሳራ ውስጥ ወደኩ እንዴት ነው? ይሄ ነገር የሚለውንም የሚለውን ቀጥታ መጥተው ችግር ካለ የሚጠይቁት ሀላፊነት ቦታ ላይ ያለው ወይም ደግሞ ዋና ተብዬ ሰው ነው ማለት ነው። ይሄ ይሄ ደግሞ ትልቅ የሆነ የተሻለ ሀሳብ ነው የተሻለ ሀላፊነት ሂደትን የተሻለ ውጣ ውረድን በደንብ ሰዎችን እንዲገነዘቡ የሚያደርግበት ሂደት አለ። እንዲሁም ደግሞ ሀላፊነት ሲሰጠን ትልቅ የሆነ ጥንቃቄ አድርግትን ስራውን እንድንሰራ የሚደረግበት ሂደት መኖር አለበት ማለት ነው። ይሄ ደግሞ በጣም በጥሩ መንገድ ስናየው ጥሩ የመስራት ክህሎታችንን በደንብ የምናዳብርበት እንዲሁም ደግሞ ሀላፊነት ሲሰጠን አደራችንን የመውጣት ሂደትም ትልቅ የሆነ የአስተሳሰብ ለውጥ ይኖረዋል ማለት ነው። ምክንያቱም አንዳንድ ጊዜ ላይ ሀላፊነታቸውን የሚበሉ ወይም ደግሞ ሀላፊነት ተሰጧቸው ባልታሰበ መንገድ ወደ ጥፋት የሚሄዱ ሰዎች ይኖራሉና ይሄንንም ከዚህ ከዚህ ጋር ተያይዞ መልካም ዜጋ ስንሆን መልካም መልካም ሰው ስንሆን መልካም ዜጋን እንፈጥራለን ብዬ አስባለሁ እና ከዚህ ከዚህ ጋር ተያይዞ ተሰጠን ሀላፊነት በደንብ መታመን ይኖርብናል ማለት ነው። የዛ የድርጅት ሂደትንም ሆነ የምንሰራውን ስራ ትልቅ የሆነ የ አካባቢውን እያንዳንዱን የሙያ ክህሎት ስንመለከተው እሱንም በተገቢው መንገድ መስራት እና አላማውን ከግብ ማድረስ ትልቅ የሆነ ሂደት መኖር አለበት ብዬ አስባለሁ። እንዲሁም ጥሩ የሆኑ የ አሰራር ሂደቶችን በተገቢው መንገድ የመስራት ሀላፊነት ሲኖረን ወይም ደግሞ ጥሩ የሆነ አሰራርን ስናከናውን እያንዳንዱን የሙያ የሙያዊ ስነልቦናችንንም የምናሳድግበት ሂደት አለና እንዲሁም ደግሞ ግዴታ ብዙ ነገሮችን ለማወቅ እና ወይም ደግሞ ለመረዳት ስናስብ የምናደርገው የመጀመሪያው ሂደትም ብዙ ነገሮችን የማንበብ የመጠየቅ እንዲሁም ደግሞ በብዙ መንገድ ክህሎታችንን የምናዳብርበትንም ሂደት ከዚሁ ጋር ታሳቢ አድርግተን በጣም በከፍተኛ ሁኔታ ብዙ ነገሮችን መረዳትና ማወቅ የምንችልበት ሂደት መኖር አለበት ብዬ አስባለሁ። ደግሞ በዋነኝነት እያንዳንዱን ጥቅም የምናገኝበት ወይም ደግሞ መልካም የሆነ የስራ ሂደትንም የምናገኝበት ሂደት በዋነኝነት ጥሩ የሚባል ክህሎትንም የምንጎናጸፍበት ሂደት ስላለ እያንዳንዱን የሀላፊነት ስራችንን በተገቢው መንገድ በተረጋጋ መንፈስ እንዲሁም ደግሞ እያንዳንዱ የሚመጡትን ጥያቄዎች በመልካም አስተሳሰብ ረጋ ብለን ሰዎች ላይ ሳንጮህም ሆነ እምብዛም የተለያዩ ነገሮችን ቁጣ ሳናነሳ በመልካም አስተሳሰባችን ሰዎችን መግዛት እና ሰዎችን ወደ የሚፈልጉ ቦታ ማንቀሳቀስ የምንችልበት ሂደት አለ ብዬ አስባለሁ። እንደ አጠቃላይ

እሺ በጣም ጥሩ ማለት ነው። እንግዲህ በድጋሜ ተመልሰናል እንግዲህ እያንዳንዱ የ ጥያቄ ሂደቶቹ በጣም ተመችቶኛል በጣም ደስ የሚሉ ጥያቄዎች ናቸው ማለት ነው። እንግዲህ ወደ ጥያቄው ስገባ በዱቄት መፍጨት ታውቃለህ የሚል ጥያቄ ነው ዱቄት መፍጨት ታውቃለህ ለማለት ይመስለኛል? እንግዲህ ዱቄት እንግዲህ በብዙ መንገድ የሚፈጭበት ሂደት አለ የተለያዩ ዱቄቶችም የሚፈጩ ዱቄቶች አሉ ከተለያዩ አዝእርቶች ጥራጥሬዎች ማለት ነው። እንግዲህ ዱቄት መፍጨት ታውቃለህ እሚለው ለተወሰነ ጊዜ ፈጭቻለሁ ወይም ደግሞ ሞክሬያለሁ ማለት ነው። ያው እሱን እማደርገው ለቤተሰብ ለማድረስ ብቻ ነው ሄጄ አስፈጭቶ አብረን ከቤተሰብ ጋር አስፈጭቸ ለመመለስ ብቻ ነው። እና እና እዛ ያው ስራው ላይ አልሰራውም ማለት ነው ተቀጥሬ ማለት ነው። እና ያን ዱቄት የመፍጨት ሂደቱንም ስናየው እንግዲህ ዱቄት እሚፈጭበት ያው በኤሌክትሪክ ሀይል የሚሰራ ባቡር የምንለው ሂደትን ከሱ ጋር ተያይዞ እንግዲህ የሚፈጭበት ሂደት ነው ማለት ነው። እንግዲህ ያ ደግሞ የሚሆነው በተለያዩ ቦታዎች ላይ ለብቻ ተሰርቶ አሪፍ የሆነ ቦታ ተመቻችቶለት የሚሰራበት ቤት አለ እና ስንዴን በስንዴ ጤፍን በጤፍ የሚወጣበት ወይም ደግሞ በቆሎን ገብስን አንድ ቦታ ሊያወጣ የሚችልበት ሂደት አለ ማለት ነው። ያ የ የዱቄት መፍጫ የዱቄት መፍጫ ወፍጮ ቤት ማለት ነው። እንግዲህ ውፍጮ ቤት ስንመለከተው ከፍተኛ ሁኔታ ትልቅ የሆነ የሽታ ሂደት ያለው ወይም ደግሞ የተለያዩ የአዝዕርት አይነቶች የሚሸቱበት ለምሳሌ ጤፉ ለብቻ የሚሸትበት ዱቄቱ ስንዴው ለብቻ በርበሬው ለብቻ እና ብዙ ነገሮች ደስ የሚል የሽታ ሂደት ያላቸው ናቸው ማለት ነው። እዛ ቦታ ውስጥ ወይም ደግሞ እዛ ቤት ውስጥ ማለት ነው እና ከዚህ ከዚህ ጋርም ተያይዞ ትልቅ የሆነ የማህበረሰቡ ሂደት ስላለ ጥሩ የሆነ ጊዜም እሚያሳልፉበት ሂደት አለ ማለት ነው። እንግዲህ የተለያዩ ባለሙያዎች ወይም ደግሞ የተለያዩ እዝያ ስራ ላይ የተሰማሩ ሰዎችም በተገቢው መንገድ ሰዎች ተራቸውን ጠብቀው ያንን ሊያስፈጩ የፈለጉትን ነገር ሊያስፈጩ የሚያደርጉበትንም ሂደት ተመልክቻለሁ ማለት ነው። እንግዲህ ይሄ ደግሞ በጥሩ ስራ ላይ ተሰማርተው ጥሩ ነገርን የመስራት አቅም ሲኖራቸው ትልቅ የሆነ ያው ክህሎትም ሂደት እንዳላቸው መረዳት ይቻላል ብዬ አስባለሁና ይሄ ደግሞ በዋነኝነት የ ዋና ሂደቱን ወይም ደግሞ ዋና አቅሙን የእያንዳንዱን የክህሎት ሂደቱን በተገቢው መንገድ ከሰራንበት ወይም ደግሞ ከዱቄቱ ጋርም ተያይዞ በጣም በብዙ መንገድ አሪፍ የሆነ ህይወትን የሚኖሩም ሰዎች አሉ ማለት ነው። ከዚህ ከዱቄት ጋር ስራ ጋር ተያይዞ ወይም ደግሞ ከወፍጮ ጋር ተያይዞ እና እንግዲህ ወፍጮ ላይ በጣም እሚያስገርመውና እሚያስደንቀው ነገር ወፍጮ ቤት ስንሄድ ሙሉ በሙሉ ከሰራን በኋላ ወይም ደግሞ ወፍጮውን ከፈጨን በኋላ ዱቄቱን ከፈጨን በኋላ በጣም እሚገርመው ሙሉ በሙሉ ፊታችንም ሆነ ልብሳችን የለበስነው እንዳለ ነጭ ዱቄት ነው የሚመስለው ማለት ነው። ዱቄቱ እንዳለ ብናኙ ያው ብናኙ ስለሚኖረው እንዳለ ብናኙ በኖብን በጣም ሰውነታችን ልብሳችን ሙሉ በሙሉ ፀጉራችን ዱቄት ብቻ ሁኖ ዱቄት የምናራግፈበት ሂደት አለ ልክ ስንጨርስ ማለት ነው እና አንዱ እኔ ትዝ የሚለኝ ሂደት የዱቄቱ ነው ማለት ነው። እንግዲህ ዱቄት ከዱቄቱ ጋርም ተያይዞ ትልቅ የሆነ ችግር የሚያጋጥም ሂደት እንዳለም ተገንዝቤያለሁ ማለት ነው። ምክንያቱም ለምሳሌ ከዱቄቱ ጋር ተያይዞ ትልቅ የሆነ ያው አይን መነፀር ምናምን ሰዎች በጣም ብዙ ጊዜ ምንም ስለማያደርጉ ለምሳሌ በአይናችን ውስጥ ይሄ ብናኝ ያው የማይቆረቁር ስለሆነ አይታወቀንም እንጂ በጣም ከባድ ሊያደርገው የሚችልበት ሂደት አለ ማለት ነው። ምክንያቱም አይናችን የማየት ሂደቱንም ሆነ የጤንነቱንም ሂደት በጣም የሚያቃውሱበት ሂደት አለ ማለት ነወ። ዱቄቱ በአጋጣሚ ሆኖ ብናኙ ሊገባብን ስለሚችል ይሄንንም ተሳቢ የማድረግ ሂደትን ሰዎች የሚያደርጉት ብዬ አስባለሁ እና ከዚህ ከዚህ ጥሩ የሆነ አመለካከት ለውጥም መኖር አለበት እና እያንዳንዱን የክህሎት ሂደትንም የሙያ ሂደትንም ታሳቢ ተደርጎ መሰራት አለበት ብዬ አስባለሁ። እንደአጠቃላይ እንግዲህ ይሄን ይመስላል ማለት ነው። ጥሩ ጊዜ

እሺ በጣም ጥሩ እንግዲህ ወደ ጥያቄው መጥቻለሁ ማለት ነው። እንግዲህ ብዙ ጥያዎች እየተነሱልኝ ነው ብዙ መልሶችም እየመለስኩ ነው ማለት ነው። እንግዲህ አሁንም ከዛ ውስጥ አንዱ ጥያቄ እንግዲህ መብረቅ ፈራ ነው ወይ የሚል ነው? መብረቅን ፈራ ነው መብረቅን ትፈራለህ ለማለት መስጫ። እንግዲህ ስለ መብራቅ ስናይ ብዙ ነገሮችን መዳሰስ የሚችልበት ሂደት አለ ብዬ አስባለሁ። እንግዲህ ከመብረቅ ጋር ተያይዞ መብረቅ እንግዲህ ያው በተፈጥሮ የሚመጣ ነገር ነው ያው ሰው ሰራሽ ሳይሆን በተፈጥሮ የሚመጣ ነው። እንግዲህ ያው በተፈጥሮ የሚመጣ ነገር ደግሞ እኛ በቀላሉ ልንቆጣጠረው የማንችለው ነገር ነው ብዬ አስባለሁ። ምክንያቱም እንዲህ እኛ ማሰብነው ሰዓት እኛ የማለነው ሰዓት የሚመጣ ነገር ባለመሆኑ በጣም እንቆጣጠረው ማንችለው ነው ነገር አንዱ ነው ማለት ነው። እና ከዚህ ከዚህ ጋር ተያይዞ ደግሞ ትልቅ የሆነ የ የተፈጥሮ ሂደትን ያማከለ ከአየር ንብረት ጋርም ተያይዞ ነው። እንግዲህ ያው መብረቅ የሚመጣውና ከዚህ ከዚህ ጋርም ተያይዞ ትልቅ የሆነ በሀገራችንም ያለው የ አየር ንብረት ከዛም ጋር ታይዞ የሚመጣበት የታለከው ወቅት ወይ ጋር ነው አሁን የሚመጣው ማለት ነው። ምክንያቱም ወቅቶች እንግዲህ ያው በአገራችን የተለያዩ ወቅቶች አሉ አራት አይነት ወቅቶች እንደመኖራቸው ይመጣል። አንደኛው ወቅት ላይ እና ሁለተኛው ሁለተኛው ወቅት ላይ በከፊል አለ ማለት ነው። ያው ሁለተኛው ወቅት ላይ ነው በጣም ያለው አንደኛው ላይ ነው በከፊል ያለው ይሄንን ደግሞ በልግ ላይ በልግ የምንለው በከፊል ያለበት ሁኔታ ነው። መኸር ስንል ደሞ መኸር ላይ ትንሽ በከፍተኛ ደረጃ የሚኖርበት ሂደት አለ ማለት ነው። ምክንያቱም እያንዳንዱ ሀገሪቷ ክፍል ሙሉ በሙሉ በአየር ንብረት ዝናብ ሁኔታ ስለሚሸፈን ብዙ ቁጣዎች እንዲህ አይነት መብረቅ መውረድ ወይም መብረቅ የማስገምገም ሂደቶች በጣም ይከሰታሉ እና ከዚህ ከዚህ ጋር ተያይዘው ነው። እንግዲህ ብዙ ነገሮችን መመልከት የምንችለው ማለት ነው። እንግዲህ እንዳጠቃላይ ደግሞ መርከብ ማብራቀን ስናይ ደግሞ የሚመጣውም ያው አብረኪ እየዘነበ ያለ ነው ማለት ነው። ያው እያብለጨለጨና በተፈጥሮ ዝናቡ በደንብ እየዘነበ እያለ በዛው ደግሞ ተይዞ ልጅ ሊጮህ በቃ የምጮህበት ሂደት አለ ያው እሱ የራሱ የሆነ ሚስጥር አለው። እና ከዚህ ጋር እዚህ ጋርም ተያይዞ በተለያየ ጊዜ ላይ የሚወርድበት ሂደት ይኖራል ማለት ነው። እና ይህ ደግሞ በአጋጣሚ የሆነው ለምሳሌ የተለያዩ ቦታ አካባቢዎች ላይ የተለያዩ ጎንጆ ቤት አይነቶች እነዚህ በሳር የተሰሩ በተለያዩ ሳር አይነት የተሰሩ ሰንበሌጥ በቂቻ የተሰሩ ቤቶች አጋሚ ሆኖ ልገትራቸው ላይ ሲያርፍ በቀላሉ ውስጣቸውን ወይም ደሞ ቤቱን ማቃጠል አቅም አለው ማለት ነው። እንትኑ እያንዳንዱ ያህል የጭስ ሂደት ወይም ደግሞ የ ሂደት ያንን ቤት ድንገት ከነካው በቀላሉ እሳት የመፍጠር አቅም አለውና ምንም ዝናብ የዘነበ ቢሆን እሺ ብሎ የሚጠፋበት ሂደት የለም። እና እዚህ እዚህ ጋር ተያይዞ ብዙ ቦታዎች እንደዚህ አይነት ነገሮችን ተመልክቻለሁ ማለት ነው። እና ይሄ ደግሞ አንዳንዴም የሚያስደነግጥ አንዳንዴም ደግሞ ወደ ፈጣሪ የምንመለስባቸው መሄድ ሆነን እንድናስበው ይመስለኛል ማለት ነው። ምክንያቱም ብዙ ነገሮችን ስናይ በጣም በጣም አስቸጋሪ የሚባል ሂደት ስለምናይ ማለት ነውና። እንግዲህ ተፈጥሮ እንዳደረጉት የሚመጣ ነገር ሆኖ ሳለ እንግዲህ እያንዳንዱ የህይወት ሂደት ነው ትልቅ የሆነ የአመላእክት ለውጥም በተገኘ መንገድ እንዲኖር ይገባልና። ይሄ ደግሞ የእያንዳንዱን የስራ ሂደትንም ሆነ የእያንዳንዱን የአርሶ አደሩን የሚሰራውን ደግሞ አርሶ አደሩ ከሚያደርገው ጋር የሆነ ጥሩ የሚባል የአየር ንብረት ግምታዊ ሂደትን ሰዎች እንዲያደርጉ የሚያደርግበት ሂደት አለ። ምክንያቱም በጣም ገጠር ላይ ያሉ ሰው ወይ ደግሞ በጣም ግምታቸውን ለየት ባለ ማለት ነው። አየር ንብረቱን ደግሞ በደንብ የማወቅ አቅም ስላላቸው በዚህ በዚህ ምክንያት ብዙ ነገሮችን በሆነ ብዙ ነገሮችን ይረዳል